የፀሀይ መውጣትን ታያለህ ብለህ ለጠየከኝ ጥያቄ አዎ ፀሀይን ሁል ጊዜ ከቤቴ ሆኜ ጠዋት በሬን ስከፍት የፀሀይ ንፀብራቅ አያለሁ ማለት ነው። ፀሀይን ሳያት በጧት ትልቅ ተስፋ ይሰማኛል። እግዚአብሔርንም አመሰግነዋለሁ እቺን ቀን እቺን በሌሊት ማታውን በሰላም አሳድረኸኝ ይቺን ቀን ስለሰጠኸኝ ብዬ አመሰግነዋለሁ። አሁንም በዚህን ሰዓት ይህንን በምቀርጽበት ሰዓት እግዚአብሔርን አመሰግነዋለሁ። እቺን ቀን እቺን ሰዓት ስለሰጠኸኝ አመሰግንሃለሁ እለዋለሁ ስለተነፈስኩኝ አመሰግንሃለሁ። እለዋለሁኝ ፀሀይ ማለት ተስፋ ማለት ነው። ፀሀይን ስናይ ደስ የሚል የሰው ልጆች ሁሉ ፀሀይን ሳያዩ ተስፋ ነው የሚታያቸው ማለት ነው። ተስፋ ብርሃን ነው። ስለዚህ ከሰማይ የተሰጠን ምንም ማንከፍልበት እግዚአብሔር የሰጠን ፀሀይ ነው ማለት ነው። የፀሀይ መውጫ ምስራቅ ናት የፀሀይ መግቢያ በምዕራብ ትገባለች። እና ደስ የሚል ፀሀይም ስትገባ ደስ የሚል ድባብ አላት። እየገባች እያለች የሚታየው ቀዩ ብርሃን በጣም ከአድማስ ባሻገር ደስ የሚል ውበት አላት ፀሀይ ስትገባም ስትወጣም። ቀን ደምቃ ውላ ቀናችንን አብርታ እና ደስ የሚል ነገር አያለሁ። ፀሀይን ፀሀይ ለሰው ልጆች ትልቅ ስጦታ ናት ማለት ነው። ከእግዚአብሔር የተሰጠን ለዚህ ምድር ትልቅ ስጦታ ነው ብዬ ነው የምገምተው የማስበውም። እውነትም ነው ብዬ ነው የምለው። እና ፀሀይ ከፀሀይ የምናገኛቸው ጥቅሞች ብዙ ናቸው። አንደኛው ቫይታሚን ዲ እናገኛለን ልጆች ሆነን ፀሀይ ስትወጣ ቤተሰቦቻችን በባዝሊን አድርገው እግሮቻችንን ሰውነታችንን ያሹናል ማለት ነው። ምክንያቱም በጤና ባለሙያዎች የሚመከረው ልጆች እንደተወለዱ እግራቸውን ሰውነታቸውን በፀሀይ ይታሻሉ ማለት ነው። ያ ብራኬት እንዳይሆኑ የፀሀይ በፀሀይ ብርሃን ማጣት እግሮቻቸው የሚጣመሙ ሰዎች አሉ። ለምን ለሰው ልጆች ፀሀይ በቃ እንደ አንድ መድሃኒት ነው ብዬ ማለት እችላለሁ። ምክንያቱም ፀሀይ ከልጅነታችን ጀምሮ የፀሀይ ብርሃን ካላገኘን እግራችን ሁሉ ብራኬት እንደሚጣመም እና እንደምንታመም ሁሉ ነው የማውቀው የሚታመሙ ሰዎች አሉ። የፀሀይ ብርሃን ባለማግኘታቸው እኛ እኔ ባለውበት ሀገር ኢትዮጵያ የተለያዩ አየሮችን በቅርቡ ማግኘት እንችላለን። በረሃማነት ስንፈልግ እኔ ያለሁበት አካባቢ አዳማ ማለት ነው አዳማ ናዝሬት በረሃማ ነው። መቶ ኪሎ ሜትር ስንሄድ አሰላ በጣም ቀዝቃዛ ከተማ ናት። እና በጣም በተፈጥሮ የታደለች ሀገር እግዚአብሔር በተፈጥሮ ያደላት ሀገር ናት ብዬ ነው የማምነው። እና በጣም ደስ ይለኛል የፀሀይ ብርሃንን ሳስብ ደግሞ በአመት ለሰላሳ ቀን ብቻ የሚያገኙ ሀገሮች አሉ። የፀሀይ ብርሃንን እነሱ ፀሀይ ምን ያህል እንደሚናፍቋት መረዳት እንችላለን። እኛ ሀገር ግን የትኛውም አካባቢ ስንሄድ የፀሀይ ብርሃንን የማግኘት እድሉ አለን ማለት ነው። ስለዚህ በጣም ያስደስታል። የፀሀይ ፀሀይን ስናስብ እግዚአብሔር ለኛ ፀሀይን አመቱን ሙሉ የምናገኝበት አጋጣሚ ስላለ በተፈጥሮ በጣም የታደለች ሀገር ናት ብዬ ነው የማስበው። ስለዚህ ሁል ጊዜ እግዚአብሔርን ልናመሰግን ይገባል። እንደዛ ነው የማስበው። ስለዚህ ፀሀይ ብዙ ጥቅሞች አሉት ለሰው ልጆች እንዳልኩት ከልጅነት ጀምሮ እግራችን እየታሸን ቫይታሚን ዲ የምናገኝበት ነው። ሌላው ፀሀይ የታጠበ ልብሳችንን ለማድረቅ ያገለግላል። ሌላኛው ደግሞ የምንበላውን ምርት በማሳ ላይ እግዚአብሔር በጥበቡ ያደርቀዋል በንፋስም በምንም አድርጎ ያደርቅልናል ማለት ነው። ይሄ ይሄ ሁሉ ጥቅሞች አሉት ማለት ነው። ፀሀይ የመውጣቷን ስናይ ተስፋን ሁሉ እናገኛለን ይሄ ራሱ አንድ ትልቅ ጥቅም ነው። የፀሀይ መውጣትን ስናስብ ጠዋት በራችንን ስንከፍት በሰላም አድረን ፀሀይ ተስፋን ነው የምታሳየው ማለት ነው። ስለዚህ የፀሀይ ጥቅም ከፍተኛ ነው ብዬ ነው